ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? አዎ ብዙ ጊዜ እንደውም ሱቅ ወደ ከመሄዴ በፊት ያው በቆራጣ ወረቀት ወይም ደግሞ በስልኬ። የተወሰኑ ጽሁፎችን እጽፋለሁ ምገዛቸውን ነገሮች ምን ምን ምን ባቱ የለ ሀው ቱ ፓይ የሚለውን ነገር ለመግዛት ጽፌ ይዤ ነው የሚወጣው። እና እነዛን ነገሮች እየሰረዝኩ ነው የምገዛው የገዛሁትን እሰርዛለሁ

ብስክሌት ትጋልባለህ ነው እሚለው እና? ብስክሌት እጋልባለሁ። አዎ እና ይመቸኛል። ደግሞ ብስክሌት መጋለብ ስለዚህ እወዳለሁ እጋልባለሁ በጣም ደስ ብሎኝ ነው። ባገኝ እምጋልበው ስለዚህ ብስክሌት ለስራ ማፋጠኛም ጥሩ ነው አይደለ።

የምትወደው ከተማ የት ነው? የምወደው ከተማ ኢሮፕ ውስጥ ኢሮፕ አምስተርዳም በጣም ምወደው ከተማ ነው። እና እሱን ከተማ ብኖርበት ደስ ብሎኝ ነው የምኖርበት እና። በቃ አምስተርዳም እኔ በጣም የሚመቸኝ ከተማ ነው። ስለዚህ ኢሮፕ ውስጥ ነው ማለት ነው። የምወደው ከተማ ያለው

ወደ ስራ ትሄዳለህ? አዎ ወደ ስራዬ በጣም በጧት ነው የምሄደው። ምክንያቱም- በስራዬ ቶሎ ሄጄ መገኘት አለብኝ። ጥሩ ጥሩ ስራዎችን መስራት አለብኝ በጧቱ። ስለዚህ አዎ በስራዬ ጥሩ በጧት ነው የምሄደው። ስለዚህ ስራዬን አንጎዳም ብዙ ጊዜ። ስራ እወዳለሁ። ስራ እሄዳለሁ።

በቤተሰብ ምን አይነት በዓላት ታከብራላችሁ? ለሚለው ይኸው በቤተሰብ ደረጃ ሳይሆን እንደ ሀገርም እንደ አካባቢም ብዙ በዓላት እናከብራለን ለምሳሌ ገብርኤል በዓል እናከብራለን ገና ክሪስማስ እምንለው ማለት ነው እንደገና ደሞ ፋሲካ በዓላት ዘመን መለወጫ በዓላት በጣም እሚከበሩ በዓላት ናቸው ከእኛ ቤተሰብ

ጥዋት በስራ ምን ታደርጋለህ? አሁን ለምሳሌ ጥዋት ነው ይሄን እየቀዳው ያለሁት እና ጎል ለጎን ደግሞ ስራዎችን የሰራው ነው ቤት ውስጥ ሆኜ። ለምሳሌ። እንጀራ ምጣድ እሚባል ነገር አለ እንጀራ እየጋገርኩ ነው። እኔ ወንድነኝ ብዬ ምንም እንትን የምለው ነገር የለኝም። ስለዚህ እንጀራ እየጋገርኩ ነው ያለሁት እና። ያው እያቋራረጥኩ ምንእያልኩ። እየጋገርኩ ነው እንጀራ

የምትወደው መጽሐፍ ምንድነው? ዴርቶጋዳ የሚል በእውቀቱ ስዩም ጽሁፍ አለና እሱን በጣም የምወደው መጽሐፍ ነው። ዴርቶጋዳ በእውቀቱ ስዩም እንኩዋን አይደለም። ሌላ ነው ፀሐፊው እና እሱን ዴርቶጋዳ ፍቅር እስከ መቃብር የሚመቸኝ መጽሐፍ ነው

መዘመር ትወዳለህ? አዎ እወዳለሁ እንግዲህ ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ደግሞ የሚከተላቸው የሚዘምራቸው መዝሙራቶች አሉ። ስለዚህ እነሱም መዝሙር መዘመር እወዳለሁ። ብዙ ጊዜ እዘምራለሁኝ ማለት ነው። ስለዚህ አዎ መዘመር እወዳለሁ።

አካባቢህን ትወዳለህ ወይም አካባቢዎችን እወዳለሁ ነው የሚለው እና አካባቢዬን አሁን በሚገባ ነው የምወደው ምክንያቱም አካባቢዬ ላይ ብዙ ነገሮችን ማድረግበት አክቲቪቲዎችን ስራዎችን እንቅስቃሴዎችን የምሰራበት አካባቢ ነውና አካባቢውን በሚገባ ነው የምወደው። ያው አካባቢ ስትወድ ሁሉን ነገር ስትወድ ነው አይደለ። ተስማምቶ ተመሽቶ የምትኖረው ስለዚህ በሚገባ ነው የምወደው።

የቪዲዮ ጥሪ ታደርጋለህ? አዎ ለምሳሌ ከፍቅር ጓደኛዬ ጋር የቪዲዮ ጥሪ አደርጋለሁ። ከተለያዩ ሰዎች ጋር ለመገናኘት። ከአለቃዬ ጋር ለማድረግ የቪዲዮ ጥሪዎችን አደርጋለሁ። ምክንያቱም በቪዲዮ ጥሪ ስራዎችን እሰራለሁኝ። እና የቪዲዮ ጥሪ ያው ብዙ ጊዜ የምጠቀመው ፕላትፎርም ነው። እንግዲህ

ጠዋት ምን ትበላለህ? ጠዋት ምበላው ያው ቁርስ ነው ቁርስ ደግሞ ሊሆን የሚችለው ያው እንደ ዳቦ አይነት እንደ ፓስታ እንጄራ በሽሮ ደግሞ ስጋም ካለ ጠዋት እንደ ጥብስ የመሳሰሉ ነገሮች ጠዋት እና ያው ጠዋት ጠዋት ምመገባቸው ምግቦች እነዚህ ናቸው።